የፀሀይ መውጣትን ታያለህ ወይስ ለተባለው ጥያቄ የፀሀይ መውጣት አወ ያስደስታል አያለው በምስራቅ ነው ፀሀይ የምትወጣ የአቅጣጫ ተቋሚ ነው በምስራቅ ፀሀይ ትወጣለች በምዕራብ ትጠልቃለች ደግሞ ፀሀይ ስትወጣ የሚያማምሩ እንትኖች አሉ ጮራዎች አሉ በጣም የሚያስደስት ከመሆኑ አንፃር የኔ ብቻ ሳይሆን ሁሉም ሰው የሚያየውና የምወደው በፍቅር የሚያየው ነው የጠዋት ፀሀይ ቫይታሚን ያለው በዛ ላይ ደግሞ ደስ የሚል ስለሆነ ያስደስታል።